አመራር ሚና አለ እኮ እኔ አመራር ላይ ብዙ ሚና የለኝም። ነገር ግን አንዳንዴ ጊዜ በሚያስፈልጉት ነገሮች ላይ አመራር ላይ ተሳትፎ አደርጋለሁ። አንዳንድ የአመራር እንትኖችን እንዲህ ቢሆኑ እንዲህ ቢሆኑ የሚል ሀሳብና ሞጋች የሆኑ እንትኖችን አቀርባለሁ በእነዛ ጉዳይ ላይ። ያንን ሀሳብ የሚቀበሉኝ ሰዎችም ፈቃደኛ ሆነው ነው የሚቀበሉኝ ማለት ነው። አጠቃላይ እና የአመራር ቦታ ላይ ሚና ባይኖረኝም ግን አመራሮችን በማማከር ጉዳይ ላይ ከእነሱ ጋራ አብሬ እሰራለሁ። በአጠቃላይ ማለት ነው። ስለዚህ አመራር ያው የክህሎቱ ወይንም ደግሞ የአመራር ብቃት ማነስ ሳይሆን አመራር ላይ እኔ ብዙ ጊዜ መቀመጥ ስለማልፈልግ ነው። ምክንያቱም አመራር ላይ ብዙ ጊዜ ሰዓትን መውሰድ ከሰው ጋር መጨቃጨት ከሰው ጋር መጋጨት ወይንም ደግሞ ከሰው ጋር አለመግባባቶች ስለሚፈጠሩ። ያንን ፍራቻና ከዛ አይነት ጉዳዮች ለመራቅ ማለት ነው።

ላፕቶፕ አለ ወይ? አዎ እኔ ላፕቶፕ አለኝ። ላፕቶፕ እጠቀማለሁ። ብዙ ጊዜ እነዛን የምጠቀማቸውን ላፕቶፖች ከተለያዩ ሰዎች ብዙ ነገራቶችን ወይንም ደግሞ ብዙ የምጠቀምባቸውን ነገሮች ወደተለያዩ ቦታዎች እና ወደተለያዩ ነገሮች እየቀየርኩኝ ላፕቶፖችን እጠቀማለሁ እና ላፕቶፕ ብዙ ጊዜ የምጠቀምባቸው ስልጠና ለመስጠት እንደዚሁም ደግሞ የተለያዩ ንባቦችን ለማንበብ እቀጥምበታለሁ ማለት ነው። እና ላፕቶፕ ለሌላ ሰዎችም የሚጠቅመው ከዚህ አንፃር ነው ብዬ ነው የምገምተው። ብዙ ሰዎች ላፕቶፕን የመጠቀም እድል ቢኖራቸውም አጠቃቀሙን ስለማይችሉበት አይጠቀሙበትም። እኔ ግን ያው በመጠኑም ቢሆን ሙሉ ለሙሉ ኮምፒውተር እውቀት ባይኖረኝም ላፕቶፖችን ግን የመጠቀም አቅም አለኝ። ለምሳሌ የስልጠና ማውሎቹን እንደ ለማዘጋጀት ፒፒቲ ወይንም ደግሞ ፓወር ፖይንት ለማዘጋጀት ወርዶችን ፒዲኤፎችን ደግሞ የተለያዩ ኤክሴሎችን ለማዘጋጀት ብዙም የሚቸገርበት አይደለም ማለት ነው።

በድን ቋንቋ ታምናለህ ወይ? እኔ በድን ቋንቋ አላምንም ምክንያቱም በድን ቋንቋ ማለት የሞተ ያሌለ ወይንም ደግሞ የጠፋ ለማለት ተፈልጎ ይመችለኛል። እኔ ስለዚህ ከዛ አንፃር ይሄ በድን ቋንቋ የሚለው ነገር ግልጽ ስላልሆነ እኔ እንዲህ አይነት ነገሮችን አላምንም አልቀበልም ምክንያቱም። በዛን ሰዓት ቋንቋ በሚነገርበት ሰዓት ቢኖርና ቋንቋውን ብመለከተው ኖሮ ከዛ በኋላ ከጊዜያት በኋላ ያ ቋንቋ ባይኖር ኖሮ። አዎ ያንን ነገር እንደዚህ ነበር አሁን ደግሞ እንደዚህ ሆነ ለማለት ይመቸኝ ነበር። አሁን ግን ሁኔታውንና አኳኋኑን በደንብ ስለማልረዳ አልቀበልም ማለት ነው።

በመስታወት ላይ ምን ያህል ጊዜ ታያለህ? እኔ በመስታወት ላይ ብዙ ጊዜ አልወል አልፈጅም ወይም ደግሞ አላይም። ፊቴ ላይ ነጠብጣብ ወይም ጥቁር ወይም ደግሞ የሆነ የማይመች ነገር ካለ ለማየት። መስታወትን እጠቀማለሁ ከዛ ውጪ ትዝ ሲለኝ ወይም ደግሞ ስፈልገው እንጂ ሆን ብየ ስራዬ ብዬ መስታወት ላይ ቆሜ ብዙ ጊዜ መስታወትን አልመለከትም ወይም መስታወትን አልከታተልም ማለት ነው። ግን አስፈላጊ በሚሆንበት ጊዜ ወይም ደግሞ አስፈላጊ ነው ብዬ በማምንበት ጊዜ ያንን ነገር ሄጄ በመስታወት ላይ ቆሜ ያሉትን ነገሮች አያለሁ ማለት ነው። ከዛ ውጪ ግን ብዙ ጊዜ መስታወት ላይ የማአ አማ የማሳልፍበት ጊዜ ጊዜና ሰዓት አይኖረኝም ማለት ነው

ባዶ እግር መራመድ ታውቃለህ ወይ? አዎ እኔ ብዙ ጊዜ መንገድ የምሄደው የተለያዩ ነገሮችን የማደርገው በባዶ እግሬ ነው ብዙም በእግሬ መራመድ አያቅተኝም ተለማምጄዋለሁ ለማለት ፈልጌ ነው። ስለዚህ በባዶ እግር መሄድ ያው ለጤንነትም ጥሩ ጥቅም እንዳለው አንዳንድ የሳይንስ ግኝቶች ያስረዳሉ። በዛው ልክ ደግሞ እኔ ባዶ እግሬን በምሄድበት ጊዜ እግሬ ነጻነት ይሰማዋል ምናልባት ሊቆረቁረኝ መሬቱ ሊያቃጥለኝ የተ የተለያየ ነገሮች ሊኖሩ ይችላል። ከዛ በላይ ግን በባዶ እግሬ ስቆም በባዶ እግሬ ስራመድ ነጻነት ይሰማኛል። ይሄ እግረኞ እንትን በከ በጫማ ወይንም ደግሞ በካልሲ ወይንም በነጠላ ጫማ ስሄድ የማጣውን የማጣውን ኮምፎርት እና ደስታ። በባዶ እግሬ ስሄድ የማገኛቸው ደስ የሚሉ እንትኖች ይኖራሉ እና ከዛ አንፃር በባዶ እግር መሄድ እኔ እጅግ በጣም ጠቀሜታ አለው። ማለት ነው

ማር ትወዳለህ ወይ? አዎ እኔ ብዙ ጊዜ ማር እወዳለሁ ምክንያቱም ለምንድነው ማር የምወደው ማር በውስጡ አንደኛ ጣፋጭ ስለሆነ ነው። ጣፋጭ ከመሆኑ የተነሳ ማርን እወዳለሁ። ሁለተኛ ደግሞ ማር በሽታ ተከላካይ ስለሆነ እና የተለያዩ ነገሮችን ከሰውነታችን ሊያጠፋ የሚችል በውስጡ በጣም ብዙ ንጥረ ነገሮችን የያዘ ስለሆነ ከዚህ አንፃር ማርን እወዳለሁ። እጠቀመዋለሁ ማለት ነው። ምክንያቱም ማር መጠቀሜ በጣም ከብዙ ችግሮች እንድላቀቅ ወይንም ደግሞ እንድከላከል የተለያዩ መድሃኒቶችን እንዳልጠቀም ምክንያት ይሆነኛል። አንደኛ ማር በጣም ብዙ ንጥረ ነገሮችን በውስጡ ያዘ ስለሆነ የማስታወስ እድል ወይንም ደግሞ ነገሮችን ቶሎ ቶሎ የማስታወስ አቅም እንዲኖር ምክንያት ይሆናል ምክንያት ይፈጥራል ማለት ነው። እና ከዚህ አንፃር ማር በጣም እወዳለሁ። ማር እጠቀማለሁ ማለት ነው።

ውሳኔ መስጠት ትችላለክ ወይ? አዎ እኔ ብዙ ጊዜ ውሳኔዎቼ መስጠት እችላለሁ አቅም አለኝ ምክንያቱም የተለያዩ ውሳኔዎች መስጠት እችላለሁ ይሄንን ነገር አላደርግም ይሄ ነገር እንዲህ ይሁን ማለት ውሳኔ እሰጣለሁ ውሳኔ የሚሰጠው በተለይ የሌላ አካል ላይ ብቻ አይደለም በራስም ላይ ውሳኔ ይተላለፋል። ይሄንን ነገር አላደርግም እንዴ ይሄን ይሄን ይሄን ነገር ደግሞ ማድረግ አለብኝ ብሎ በራስ ላይ የተለያየ ውሳኔዎችን ማሳለፍ ይቻላል አቅም መገንባት ይቻላል በራስ ላይ ማለት ነው። እና በሰዎችም ላይ ቢሆን ሰዎች አንዳንድ ነገሮችን ሲፈልጉ ወይም ደግሞ አንዳንድ ነገሮችን ማድረግ ሲያማክሩ ይሄ እንዲህ ቢሆን ይሄ እንዲህ ቢሆን ብዬ ቀለል ያሉ ውሳኔዎችን በመወሰን እነዛን ነገሮች ከምን አንፃር እይታቸው ከምን አንፃር እና ከምን ሁኔታ አንፃር እንደሆነ እንዲገምቱት እና ያንን ደግሞ በብዛት አእምሮአቸው ውስጥ እንዲያከማቹት ለማድረግ ውሳኔዎችን እሰጣለሁ ወይንም ደግሞ አስተላልፋለሁ ማለት ነው

በቡድን መስራት ትወዳለህ ወይ? እኔ ብዙ ጊዜ በዱ በቡድን መስራትን እወዳለሁ በቡድን መስራት የሚጠቅማ በጣም ብዙ ጥቅሞች ስላሉት ማለት ነው። ምክንያቱም ስራን ያቃልላል ስራን ያቀላጥፋል። ደግሞ ስራዎችን በፍጥነት ለመጨረስም ስለሚረዳ ማለት ነው። ከዛ አንፃር እኔ የቡድን ስራን አንድ ላይ እንትን በጣም እወዳለሁ በጣም ደግሞ ያንን ነገር አበረታታለሁም ጭምር። እና ከዛ አንፃር የቡድን ስራ ብዙ ነገሮችን የሚያቀልልና ለብዙ ነገሮች የማያጋልጥ ስለሆነ። የቡድን ስራን እጠቀማለሁ ብዙ ጊዜ እንደ እውነቱ ከሆነ ይሄንን የቡድን ስራ ለሚጠቀመው ሰውም ደግሞ እኔ ብዙ ምክርና ተግሳጽ ወይም ደግሞ ምክርና ምዳን ለመስጠት እወዳለሁ ማለት ነው። ጌታ ራሱ በእንደዚህ አይነት ጉዳይ ላይ። በቡድን በአንድ ላይ መስራት የፍቅር መለኪያ የትግስት መለኪያ የት መተባበር መለኪያ የአንድነት መለኪያ ስለሚሆን ማለት ነው። እና በቡድን በቡድን መስራት እኔም እወዳለሁ በቡድን የሚሰሩትን ሰዎችም ደግሞ አበረታታለሁ

ምን አይነት መሳሪያዎችን ትጠቀማለህ? በጣም ብዙ አይነት መሳሪያዎች አሉ። የጦር መሳሪያ አለ የቤት መሳሪያ አለ የስራ መሳሪያ አለ እኔ ብዙ ጊዜ የምጠቀመው የስራ መሳሪያ ነው። የስራ መሳሪያ የሚባለው ቤት ውስጥ የምንሰራበትን ከመክተፊያ ከቢላው ከመቆብ እንትን ደግሞ ከመቆፈሪያ። ሌሎችም ነገሮች የስራ አሁን አካፋ አለ። ማጭድ አለ። እንደዚሁም ደግሞ መቆፈሪያ አለ። እንደዚሁም በጣም ብዙ አይነት መሳሪያዎች ልብስ ማጠቢያ ማሽን አለ ወይንም ደግሞ በእጅ ማጠቢያ ሳፋ አለ። ሳሙና አለ በጣም እነዚህ እነዚህን ነገሮች እንግዲህ አሁን እየጠቀስኳቸው ያለሁትን ነገሮች የምጠቀማቸው እና ስራዬን የማቀልባቸው መንገዶች ናቸው ማለት ነው። እና ብዙ ጊዜ እነዚህን አይነት እቃዎችን እጠቀማለሁ። ተጠቅሜ ስራዎቼን የማቀልበት እና ስራዎቼን በአግባቡ የምሰራበት ነገር ነው ማለት ነው

የስራ ቦታ እንዴት ነው የስራዬ ቦታ እጅግ በጣም ነፋሻማ ጥሩ የሆነ ጥሩ ጓደኞች ጥሩ ቤተሰቦች ወይም ደግሞ ጥሩ የስራ ባልደረቦች አሉኝ እነዚህ የስራ ባልደረቦቼ በስራ ላይ በመተጋገዝ በመተበ በመፈቃቀር ወይም ደግሞ ነገሮችን ቀለል ባለ መልኩ በማከናወን ይረዱኛል ማለት ነው። እና ይሄ ነው ከስራ ባልደረቦቼ ጋራ ያለኝ ግንኙነት እና አንድነት። ብዙ ጊዜ ከስራ ባልደረቦች ጋራ መመካከር አለ። መተጋገዝ አለ። መተጋገዝ ሲባል የስራ መተጋገዝ አለ የፋይናንስ ወይንም ደግሞ የገንዘብ መተጋገዝ አለ። እና እነዚህን ሁሉ በምናደርግበት ጊዜ አንዱ ለምን እንዲህ አደረክ ወይንም ደግሞ ለምን ገንዘቤን ወሰድክ? አይባባልም። ምክንያቱም ሁሉም ያው ስትቸግሩ ደግሞ ነገ መጥቶ ስለሚጠይቅ ዛሬ ላይ ያበድራል እርስ በእርሳችን እየተበደደርን እንኖራለን ማለት ነው። አጠቃላይ እኔ ጋር ያለው የስራ ባህል ይሄ ነው

ብዙ ትንሽ አለ የሚለው ብዙ አጻጻፉ ግልጽ አይደለም በግልጽ አይነት መልኩ አይደለም የተቀመጠው። ከዚህ አንፃር አጻጻፉም ብዙ ጊዜ እንደ ኮመንትም የምሰጠው እዚህ ጋር። አጻጻፋቸው ላይ ግልጽ የሆነ ጽሁፍ ጻፉ ወይም ደግሞ ግልጽ የሆነ ጥያቄ መጠየቅ ይኖርባችኋል። ምክንያቱም ግልጽ የሆነ ጥያቄ ስትጠይቁ ግልጽ የሆነ መልስ ይመለስላችኋል ማለት ነው። አሁን በተለይ በዚህ በአማርኛው ክፍል ውስጥ ባስቀመጣቸው ጥያቄዎች ላይ። ምንድነው ያለው? ጥያቄዎቹ ወይ ፊደል ይሰታሉ? ወይ ደግሞ አጠያየቁ ትክክል አይሆንም። ይሄ ደግሞ ትክክለኛ መልስ እንዳታገኙ ምክንያት ይሆናል ማለት ነው። እና ብዙ ትንሽ ሳለ ማለት። እኔ በእድሜዬ ትንሽ እያለሁ የምሰራቸው ስራዎች ከሆኑ። የተለያዩ ስራዎችን እሰራ ነበር ወይም ደግሞ የተለያዩ ከብቶችን እጠብቅ ጥጆችን እጠብቅ ነበረ ቤተሰቦችን አግዛቸው ነበረ። በእርሻ የሚተዳደሩ የቤተሰቦች አያቶች ስለነበሩ ከእነሱ ጋር አየኖርኩኝ። እንዲህ እንዲህ አይነት ነገሮችን አግዛቸውና እረዳቸው ነበር ማለት ነው። በአጠቃላይ

የቀን መቁጠሪያ ትጠቀማለህ ወይ? አዎ ብዙ ጊዜ የቀን መቁጠሪያዎችን የተለያዩ ሳምንታትን ወራትን ወይም ደግሞ የቀጠሮ ቀንን ለመያዝ የካላንደር እንትኖችን እጠቀማለው። በዛ በካላንደር እየተጠቀምኩኝ ሰዎች በቀላሉ ነገሮችን ማግኘት የሚችሉበትን መንገድ ወይንም ደግሞ አሰራርን እፈጥራለሁ ማለት ነው። ያው ካላንደር የሚጠቅመው እለታትን ሳምንታትን ወራትን አመታትን በቀላሉ ለመለየት እና ለመውጣት የሚረዳ ስለሆነ። ካላንደር በቤታችን በቢሯችን ደግሞ በምንሰራበት ቦታ በምንንቀሳቀስበት ቦታ ሁሉ እንጠቀማለን በተለይ አሁን በስልካችን የተለያዩ ካላንደሮች አሉ። እነዛን ካላንደሮች መተግበሪያውን እየጫንን ከዛ ከመተግበሪያው ላይ የተለያዩ እለታትን ባዕላትን አጽዋማትን ወይንም ደግሞ የእለታት መታሰቢያዎችን ማወቅ እና መረዳት እንችላለን ማለት ነው

የስራ እድገት እየፈለክ ነው ወይ? አዎ ባገኘህ የስራ እድገት አልጠላም በተለይ ደግሞ የስራ እድገት ሲባል የሀላፊነት የቦታ መንቀሳቀሻ ሳይሆን በስራ እድገት ውስጥ የሚገኝ የደሞዝ እድገት ነው። የምፈልገው የደሞዝ እድገቴ በጨመረ ቁጥር። ቤተሰቦቼን ራሴንም በአግባቡ ጤናማ በሆነ መልኩ ማስተዳደር እና ገንዘብ እጦት ምክንያት የሚቸገሩ ሰው እንዳይኖር ምክንያት ይሆናል ማለት ነው። ስለዚህ አዎ የስራ እድገት እየፈለኩ ነው ያለሁት ባገኝ አልጠላም

የምትወደው ሽታ ምንድነው? አንደኛ የምወደው ሽታ በጣም ደስ የሚል የሽቶ ሽታ እወዳለሁ። ሽቶ በደንብ ለአይንን እንደ አፍንጫ የሚጥም ወይንም ደግሞ አፍንጫን የማይጠዘጥዝ ጥሩ ጠረን ያለው ሰውን መሳብ የሚችል እንደዛ አይነት ሽቶ እወዳለሁ። ሁለተኛ የወጥ ሽታ እወዳለሁ ወጥ በጣም ጥሩ ተደርጎ የሚሰራ እንደ ዶሮ ወጥ አይነት ሽታ እወዳለሁ። ምክንያቱም ያው አፒታይት ወይም ደግሞ የመግብ ፍላጎት የሚባል ነገር አለ። እና ያንን የምግብ ፍላጎትን ለማርካት ብዙ ጊዜ የምጠቀመው የወጥ ሽታ ነው ሽታው ጥሩ ከሆነ ወጡ ጥሩ ነው ማለት ነው። ጥሩ ሽታ ካሌለው ግን ያው ወጡም ልክ በእንደዛው ልክ ስለሚሆን እኔ ይሄንን ሽታ ነው የምወደው ማለት ነው

መዋቢያ ትጠቀማለህ ወይ? አዎ እኔ ውጪ ብዙ ጊዜ መዋቢያ እጠቀማለሁ። የምጠቅማቸው መዋቢያዎች ደግሞ ልዩ ልዩ የመዋቢያ አይነቶች አሉ። እነዛ ደግሞ በተፈጥሮ የመዋቢያ መንገዶች እጠቀማለሁ። ለምሳሌ መታጠብ፤ ፀጉርን ማበጠር ደግሞ ፀጉርን ማስተካክል የተለያዩ ጥሩ ጥሩ ልብሶችን መልበስ እነዚህ እነዚህን ነገሮች እጠቀማለሁ። ከዚህ ውጪ ግን የተለያዩ አይነት መዋቢያ ቀለማት ወይም ደግሞ የፀጉር ቀለም ሊሆን ይችላል የፊት ቀለም ሊሆን ይችላል የተለዩ የተለያዩ ክሬሞች ሊሆኑ ይችላሉ። እነዚህ እነዚህን ነገሮች እኔ አልጠቀምም። ባህሌም አይፈቅድም፤ ሀገሬም አይፈቅድም። ከዛ አንፃር እኔ እንደዚህ አይነት እንትኖችን አልጠቀምም ማለት ነው።

የህዝብ ማመላለሻ ትጠቀማለህ ወይ? አዎ እኔ ብዙ ጊዜ የምጠቀም የህዝብ ማመላለሻ ነው የራሴ የግሌ መኪና ስላሌለኝ ወይም ደግሞ በግሌ የምንቀሳቀስበት ተሽከርካሪ ስላሌለ የህዝብ ማመላለሻ እጠቀማለሁ ጥሩ አማራጭ እና ጥሩ የምጠቀምበት ነገር ቢኖር የህዝብ ማመላለሻ ነው። በህዝብ ማመላለሻ በህዝብ ማመላለሻ ስመላለስ በጣም ብዙ ታሪኮችን ብዙ የማህበረሰባዊ መስተጋብሮችን ብዙ የተለያዩ ድርጊቶችን እና ኩነቶችን እመለከታለሁ። እና የህዝብ ማመላለሻን ብዙ ጊዜ ይጠቀማሉ አዎ እየተጠቀምኩ ነው የምገኘውም እና የህዝብ ማመላለሻ የመጠቀም የአንድ የኢትዮጵያ ሰው የብዙ ማህበረሰብ ግዴታ ስለሆነ ማለት ነው። እና እንደ አውቶቢስ አይነቶች አሉ። እንደዚሁም ደግሞ ታታ የሚባል አለ ታክሲ የሚባል አለ። ራይድ የሚባል አለ እና ያንጎ የሚባልም በሀገራችን ብዙ ጊዜ የምትጠቀመው ባስ ነው።

በቤቱ ልዩ የሆነ መቀመጫ አለ ወይ? በቤቴ ውስጥ ልዩ የሆነ መቀመጫ የለም። ሌላው ማህበረሰብ ወይንም ደግሞ ሌላው ቤት ውስጥ የሚገኝ መቀመጫ ነው ያለው ያው ከእንጨትና ከፕላስቲክ የተሰራ መቀመጫ ማለት ነው። ከዚያ ውጪ ግን ሌላ ምንም መቀመጫ ቤቴ ውስጥ የለም አልጠቀምም ማለት ነው። እና ከዚያ አንፃር ነው ቤቴ ውስጥ ምንም መቀመጫ እንደሌለ እየተናገርኩ ያለሁት ማለት ነው

የድምጽ መልእክት ትልካለህ ወይ? የድምጽ መልእክት ብዙ ጊዜ እኔ አልክም። የድምጽ መልእክት የምልከው እንደ ቴሌግራም ኢሞ ላይ አይነት ነው እንጂ ቀጥታ የስልኬ ድምጽ ቅጂ ለማንም ልኬም አላቅም ወደፊትም አልክም። ያው የድምጽ መልእክት ብዙ ጊዜ ለሰዎች ተስማሚ ላይሆን ስለሚችል ሰዎች ለማዳመጥ ስለማይመቻቸው ስራ ቦታ ላይ ሊሆኑ ይችላሉ ወይ ደግሞ ከቤተሰብ ጋር ሊሆኑ ይችላል። ወይ ደግሞ ደስተኛም ላይሆኑ ይችላሉ በድምፁና ብዙ ጊዜ በጹሁፍ ነው የማስተላልፈው እንጂ በድምጽ መልእክቶችን አላስተላልፍም ማለት ነው። ወይንም ደግሞ ሜሴጅ አለክም እንደ ማለት ነው። በአጠቃላይ